ቀትር ብዙ ጊዜ ከበድ ያሉ ምግቦችን ነው የምመገበው። የተለያዩ ነገሮች ነው ብዙ ጊዜ ቀትር እኛ ኦርቶዶክሳዊያን ጾም ጾም እንጨርስበት ነው ማለት። ቀትር ማለት ከሰአት ነውና። ጹመን ከሰአት ምን ነገ ምን ምን ነገ የምንመገበበት ጊዜ ነው። እና ያው ስለሚርበን ከያው ራባችንም በደንብ እንትን የሚልልን ነገር ነው የምንበላው። እና እኔ እንደዛ ነኝ ብዙ ጊዜ በጾም እና በፍስግ የተለያየ ምግብ ነው የምንበላው። ያው እንደ ሙስሊሞቹ አይደለም የኛ ሃይማኖት ጾመን ስጋ ወይ ደግሞ የከብት የእንስሳት አስተዋጽኦ በሙሉ አንመገብም። አትክልትና ጥራጥሬ ነገሮች ናቸው የምንመገባቸው። ስለዚህ በጾምና በፍስግ ሰዓት ፍስግ ማለት የጾም ነገሮችም የፍስክ ነገሮችም የሚበሉበት የማይጾም ጊዜ የሚበሉበት ነው። እና የተለያዩ ነው የምመገበው እኔ ቀትር ሰዓት ጾም ሲሆን ሌላ ነው በፍስግ ሲሆን ሌላ ነው። እና ብዙ ጊዜ ጾም ሲሆን አሁን ለምሳሌ ጾም ሲሆን በፍስግ ሰዓት ምንድነው ከቻልኩ በየአይነት ነው። በየአይነት ድንች ምስር ክክ እና ደግሞ ቀይ ስር ካሮት የመሳሰሉትን ማለት በተለያየ መልኩ ተሰርተው ጎመን ሀበሻ ጎመን ጥቅል ጎመን ተሰርተው እነሱን ምንድነው መብላት ነው። እነሱም መብላት ነው በደንብ እንዲሁ ከጧት ጀምሮ እስከ ሰባትም እስከ ስምንትም እስከ ዘጠኝ ሰዓትም ሊሆን ይችላል። የምንቆይበትን ኃይላችን ስለምናጣ ኃይሌን ስለማጣ ብዙ ጊዜ እነዚህ ምግቦች ከተመገብኩ መልሶ ሰውነቴ ያገግማልና በየአይነት ነው ብዙ ጊዜ የምመገበው። ከዛ ውጪ ደግሞ ሽሮም አለ። እነዚህ ምግቦች ነው የጾም ሰዓት በየአይነት ድንች ነው ብዙ ጊዜ እነሱን እነሱን እመገባለሁ። ፍስክ ከሆነ ግን ለምሳ ሰዓት ላይ ብዙ ጊዜ ስጋ ነው ቀይ ወጥ ቀይ ወጥ ነው የሚሆነው አለበለለዚያ ደግሞ አልጫም ሊሆን ይችላል ጥብስም ሊሆን ይችላል። ብቻ በደንብ ምሳ ሰዓት እኔ ከሁሉም የተሻለ ምግብ የምበላው ምሳ ሰዓት ላይ ነው። ቁርስ በጧት መብላት አልወድም እንደገና እራትም ከዛ ያለ ነገር መመገብ አልወድም በጣም ቀላል ነገር ነው የምወደው። እና ምሳ ሰዓት ነው በጣም ከበድ ያለ እንትን የቀትር ሰዓት ነው ከበድ ያለ ምግብ የምበላው። ረጅም ሰዓት አንደኛ ቁርስ ስለማልበላ ያ የቁርሱን ረሃቤን የሚቀንስልኝ ማነው? የሚጨርስልኝ ሲሆን ሁለተኛ ደግሞ ከ እስከ እራት ለራት በቃ እንዳልመገብ አድርጌ ነው። ምሳ ሰዓት ቀትር ሰዓት የምበላውና በጣም ከባባድ መግቦች ከባባድ ማለት ረጅም ሰዓት ሰዓት የሚቆዩ ጥቅም ያላቸው። ለምሳሌ አሁን ሽሮን ምሳ ሰዓት መመገብ አልወድም። ምክንያቱም ሽሮ በልቼ ቶሎ ነው የሚርበኝ እና አይጠቅመኝም። እኔ ሽሮ ስጋ ለኔ ስጋ የተሻለ ስጋ ወይ ደግሞ በየአይነት ሲሆን በተለይ ቃሪያ እና የመሳሰሉት ካሉ ቲማቲም ቁርጥ ካለ ስጋና በየአይነቶችን በደንብ ነው የምመገበው። ከዛ ጠዋት ማታም እንትን ብዙም አልመገብም ጠዋትም አልመገብም ቀትር ሰዓት ላይ ነው በደንብ ነው የምመገበው ማለት ነው እና። እኔ ቀትር ሰዓት ከበድ ያሉ ምግቦችን ሆድ ላይ የሚቆዩ እንደገና ለሰውነቴ ጥቅም የሚሰጡ ምግቦችን ነው ማለት ምንም ጥቅም የሌላቸው አሉ። እኔ ሽሮ ጥቅም አለው ብየ አላስብም ወዲያው ነው የሚርበኝ። መኮረኒ ፓስታ ምናምን እነዚህ አይመቹኝም ምሳ ሰዓት ላይ። በእንጀራ የሚበሉ ነገሮች እንጀራ ለኔ ሱስ በጣም ሱስ አለብኝ እንጀራ የሚበሉ ነገሮች ማንኛውንም ነገሮች ቀትር ሰዓት ነው የምበላው። ከዛ ውጪ ወተት እርጎ ምናምን በዛ ሰዓት ብመገብ ደስ ይለኛል። በተለይ እርጎ ከምግብ ጋር በዛ ሰዓት ብወስድ በጣም ነው የሚመቸኝ። እና ከባድ ምግቦችን ነው ከባባድ ምግቦችን ሆድ ላይ ረጅም ሰዓት የሚቆዩ ጥቅማቸውም ረጅም ሰዓት የሚያቆዩ አይነት ምግቦችን ነው። የምጠቀመው።

በሴት አስተዳድራለሁ አዎ የቤት እመቤት ብዙ ጊዜ ቤት ውስጥ የሚኖሩ ሴቶች በጀት ያስተዳድራሉ። ምክንያቱም ባል ሀላፊነቱ የሆነ ብር ደሞዙን ሊሆን ይችላል የሆነ ብር ለቤት ብሎ የሚሰጠው ገንዘብ ይኖራል። ያንን ገንዘብ እንግዲህ እኔ ነኝ እንትን የምለው አሁን ባለቤቴ የሚሰጠኝ ገንዘብ። አብቃቅቼ ወሩ ሙሉ የኢትዮጵያ የኑሮ ሁኔታ በሰአት አይደለም የሚከፈለው። እና ባለቤቴ ሰራተኛ ነው እኔ ደግሞ ቤት ውስጥ ምሆን የቤት እመቤቴ ነኝ። እና በዚህ ምክንያት ባለቤቴ በወር ነው የሚከፈለው። ስለዚህ በወር አንድ ጊዜ የሚያስፈንገኝን ያክል ብር ይሰጠኛል። ያንን የሚያስፈንገኝን አይደለም ማለት አንዳንድ ጊዜ እያስፈለገኝም የሚቀሩ ነገሮች ይኖራሉ። ምክንያቱም በቂ ማለት ከኢትዮጵያዊ አንፃር በቂ ደሞዝ አይደለም። ያው ለመኖር ይሆናል ከዛ ውጪ ግን ይሄ የድሎት ኖሮ የሚኖርበት አይነት ደሞዝ አይደለም። እና ብቻ ከዛ አልፎ ግን ያችን ብር ተቀብዬ ምንድነው? ማብቃቃት አለብኝ እና በጀት ማስተዳደር እችላለሁ ያልኩበት ምክንያት ይሄ ነው። ማብቃቃት አለብኝ የተሰጠኝን ብር ለምሳሌ አምስት ሺህ ስድስት ሺህ ተሰጥቶኝ ሊሆን ይችላል። ከቤት ክራይ ውጪ እና አምስት ሺህ ስድስት ሺህ ብር ብዙ ነገሮችን አብቃቅቼ መቆየት አለብኝ። ነጤፍ ሽንኩር ሽሮ ለበርበሬ ለዘይት ለመሳሰሉት ለአትክልት የሚያወንቺ ለጥራ ጥሬ ነገሮች እሺ አቤሜዛ በሙሉ እንዳለ ምግብ በሙሉ እንደገና ሌሎች ሌሎችም ወጪዎች። ብዙ ወጪዎች አሉ ቤት ውስጥ ሲኖር በተለይ ደግሞ አምርቶ የማይኖር ሰው በጣም ብዙ ውጪ ይኖርበታል። በዛ ምክንያት ታክሲ ሊኖር ይችላል የሚሳሰሉት ነገሮችን ማብቃቃት ግዴታ ነውና። በጀትም ማስተዳደር እችላለሁ ይሄን እያስተዳደርኩ አይደለም የምኖረው። የቤት ኑሮን እያስተዳደርኩ እኖራለው

ወደ ስራ ልብስ ብዙ ጊዜ ምለብሰው በጣም ጽደት ያሉ ልብሶች እነዚህ የክት ልብሶችን ነው። ምክንያቱም ስራው በጣም ሴፍቲ የሚያስፈልግበት። የብዙ ባለሀብቶች ታዋቂ ሰዎች የሚመጡበት አካባቢ ስለሆነ ተዝረክርኮ መሄድ ስለማይቻል። በቻልኩት አቅም ጥሩ ልብስ በጣም ውበት ያለው ክብር ያለው ልብስ እለብሳለሁ። እንድንለብስ ብዙ ጊዜ የሚፈለገው ደስ የሚለው እኔ የምወደው ነገር ቢኖር። ቀሚሶቹ ሁኖ። ከእኛ ጋር የሚሄዱ ቀሚሶች ነው ብዙ ጊዜ የሚያምርብንን ነው እንድንለብስ የሚፈለገው እና። ለምሳሌ አለ አንዳንድ ጊዜ ሱሪ መልበስ ግዴታ አይደለም እዚህ ምክንያቱም ሶሪ የማያምርባቸው ሰዎች አሉ። የሚፈለገው እዚህ ሁሉም ሰራተኛ አምሮ መታየት ነው። ለሰው አይነ ግቡ መሆን ነው ሽያጭ ደስ እስከሆነ ድረስ ሰው አለባበሱን ወዶ አነጋገሩን ወዶ ነው። በደንብ ማውራት ያለበት ደንበኛ እና። እኔ ብዙ ጊዜ የምለብሰው እነዚህ ብትን ጨርቆች ስንዴሌራ ስንዴሌራ ምንድነው? ቀሚሶች የሚባሉት አይነት የለም። በጣም ብትን የሆኑ ጨርቆች። በጣም ያምርብኛል በጣም ነጭ ስለሆንኩኝ እሱ ቀሚሶች ያምሩብኛል ብዙ ጊዜ ከጉልበት ዝቅ ያሉ ቀሚሶች። እና በጣም ብትን ያሉ ሰፊ የሆኑ ቀሚሶች። እንደዚህ አይነት ልብስ ነው ብዙ ጊዜ ስራ ቦታ ለብሼ የምሄደው። አንዳንድ ጊዜ ሰፋፊ ሱሪ ሱሪዎችን እለብሳለሁ ጠባብ እንኳን በጣም ነው የሚረብሸኝ። ቢያምንም ምንም እንኳን ቢያምርብኝ ጠባብ ሱሪ እንትን ነው ይለኛል በጣም። ሰላም ይነሳኛል እና በዛ ምክንያት ሰፊ ሰፋፊ ልብሶችን እለብሳለሁ ከጅንስ ይልቅ ደግሞ ጨርቅ። ጨርቅ ልብሶችን ጨርቅ ሱሪዎችን እጠቀማለሁ። ጅንስ ብዙ ጊዜ ሰላሜን ነው የለውም የሚያሳጣኝ የሆነ አላርጂክ ነገር ሁሉ ነው የሚሆንብኝ እና። የጨርቅ ልብሶችን ብዙ ጊዜ እለብሳለሁ ከምንም በላይ ግን ቀሚሶችን ነው የማዘወትረው። በጣም ቀለል ያሉ የሀበሻ አልቦች አሉ። ያልተጋነኑ በጣም አሁን ላይ እንደሚሰሩት አይነት አይደለም። እኔ በራሴ ስታይል ነው የማሰራው በፈለኩት። በሀበሻ ልብስ እንትን ሆኖ። ዲዛይኑ ግን እንደ ውጭ እንደ ቱርክ ቀሚሶችም ሊሆን ይችላል። ብቻ በኖርማል ጨርቅ በሚሰሩት እያደ እያስደረኩ ነው የማሰራቸው። እና ብዙ ጊዜ ሀበሻ ካሚስ እለብሳ እለብሳለሁ እሱንም በጣም ቀለል ያሉ ብትን ያሉ ቀሚሶች ነው የምለብሰው። እና ወደ ስራ የፈለኩትን አይነት ልብስ ነው ምለብሰው። ግን ስራ ቦታም ምንድነው? የሚፈል የሚፈለገው ስራ ቦታው ባህል። እንድንለብስ የሚፈልጉት ለሰዎች አይን ውስጥ የሚያስገባ ከስተ እንትን ደንበኞች የሚስብ አይነት አላ በጣም ባለጌ የሆነ አለባበስ ሳይሆን። ክብር ያለው አለባበስ። መልበስ ነውና ብዙ ጊዜ ቀሚሶች ነው የምለብሰው እኔ። ከ ከጉልበት ዝቅ ያሉና ብትን ያሉ ቀሚሶችን እወዳለሁ። እና የምወደውን ነገር ነው ብዙ ጊዜ የምለብሰው እና። ሰፋፊ ብትን ያሉ ሰፋፊ ቱርክ ቀሚሶች ብዙ ጊዜ ቱርክ ስለሚመጡ ነው ቱርክ ቀሚሶች ምለው። አንዳንድ ጊዜ ያው በጣም ኳሊቲ ያሉት ሌሎች ሰራተኞች ለብሰኝ እመጣለሁ። እኔ ምንድነው? የማደርገው እንደዚህ የሀበሻ ልብስ በጣም ርካሽ ነው በሜትር የሚሸጠው። እና እኔ ደንበኛ አለኝ ሰፊ በተመጣጣኝ ዋጋ ይሰፋልኛል በፈለኩት ዲዛይን። ከዛ ውጪ ደግሞ ለየት ያለ ልብስ ለመልበስ ደግሞ ምንድን ነው? የተመረጡ ቦንዳ ልብሶቼን በመግዛት በልኬ ማሰራት ነው። በልኬ አሰርቼ እነሱንም መጠቀም ነውና። የውጭ ሲሆኑ ቦንዳ ልብሶችን ነው ምጠቀመው። የሀገር ውስጥ ሲሆኑ ደግሞ የሀበሻ ቀሚሶችን እጠቀማለሁና ብዙ ጊዜ ቀሚስ ልብስ ነው የምልብሰው። ቀሚስ ደስ ይላል ክብር አለው። ሰው አይጠላም።

ቅርጻት አለኝ ብዙ ጊዜ ብዙ አይነት ቅርጻት ነው ያለ የኛ ቤት ደግሞ ባህል ምንድነው? ዘመናዊን ከባህላዊ ጋር ነው ማለት ሁለቱንም እንጠቀማለን። የኢትዮጵያ ባህላዊ እቃዎችንም እንጠቀማለን። የውጮችንም እንደዚሁ ግን የሚማርኩንን ማለት ነው ደስ የሚያሰኙትንም ሁለቱንም ነው የምንጠቀመው። እና ቅርጫተኛ ጋር በሁለቱም መንገድ ውጮች የሚጠቀሙበትን አይነትም አለ። እንደገና ደግሞ ሀበሻ ኢትዮጵያውያን ድሮ ጥንት የሚጠቀሙበትን አይነት ቅርጫትም አለ። እና ከባህላዊ ስጀምር ባህላዊ የተለያየ የቅርጫት አይነት ነው ያለው። የሚሰራውም ለየት ያለ ነው። ብዙ ጊዜ በቀርቃሃ ነው የሚሰራው ቁርጫት እና። እኛ ግቢ ደግሞ ምንድነው የምንኖረው ኖሮ ባህላዬም ዘመናዬንም ነው ሁለቱንም። ስለዚህ ግቢያችን ለብቻ ላሞች አሉት ወተት ቤት ነው የምንጠቀመው ዶሮዎች አሉ እንቁላል ስለምንጠቀም እና ማርቢያ ስላለ። የላሞችን ጸዳጅም እናነሳበት የምናወጣበት ቅርጫት ነው የምንጠቀመው ይሄ በእንትን የተሰራ በቅርቅሃ የተሰራ ማለት ነው። ማሚው የገበሬ ልጅ ስለሆነች ማንነቴን አልረሳም ብላ ነው። እንደገና ደግሞ በጣም ብዙ ነገር ስለሚወራ ወተት የሚሰጡ እንደገና ደግሞ የሚመጣው እንቁላል እኛ እኛ ኦርቶዶክስያን የተፈቀደልን የዶሮ እንቁላል ብቻ ነው። ግን ብዙ አይነት የወፎች ምናምን የትልልቅ አሞራዎች የደሮ ዶሮ ያልሆነ እንቁላል ስለሚመጣ ስለሚባል እናቴ በጣም ነው የምትፈራ በጣም የተወገዘ የተከለከለ ምግብ። ሳናውቅ ስለምንመገብ ወተት ደግሞ እንደዚሁ የግመል እንደገና የፍየል እኛ ጋር በኦርቶዶክሳውያን ልክ አይደለም ማለት የተለመደው እንትን ነው። የላም ብቻ ነው እና እናቴ ደግሞ እነዚህ የምሸጡ ሰዎች መምጫውን ሳይታወቅ ነው ብላ ስለምታስብ ላም ራሷ ገዝታ ላሞች ሁለት ላሞች አሉ። ጆሮዎች አሉትና ታረባለች ስለዚህ የዶሮዎች ጽዳጃቸው መድረጃ ቅርጣት አለ። ቅርጫቱ ደግሞ ባህላዊ መንገድ የተሰራ በቀርቃ የተሰራ ቅርጫት ነው የሚባለው ከድሮም ጀምሮ በኢትዮጵያ ቅርጫት ነው የሚባለው ስሙ። እንደገና ደግሞ የላሞቹ እንትን የሚነሳው በቅርጫት ነው ጸዳት እጃቸው ብዙ ቆሻሻ ነገር የሚነሳው በቅርጫት ነው እሱ አንድ ቅርጫት አለ። ሁለተኛ ቅርጫት ደግሞ የልብሳችን ቅርጫት በዘመናዊ መንገድ የተሰራ ነው። የውጮቹ አይነት እሱ ምንድነው? በእያንዳንዳችን መኝታ ቤት ቆሻሻ ልብሳችንን የምናስቀምጥበት ቅርጫት አለ። ዘመናዊ ቅርጫት ብዙ ጊዜ በገመድ ነው የሚሰራው በርግጥ ዘመናዊ የተባለው ከ እነሱ ከፈረንጆች አይተን ነው እንጂ እኛ ጋርም በገርገሃን ይሰራል። ግን በገመዱ ደግሞ በጣም ነው የሚያምረው እና በገመዱ ያለው በየዶርማችን ክዳን ያለው ቅርጫት አለ። ከዛ ውጪ። ሳሎን ላይ ደግሞ ሳሎናችን በጣም ትልቅ ነው እና ሳሎኔም ደግሞ በእንትን አለ በ የፎጣ ማስቀመጥ ማስቀመጫ እዚህ ሶፋ ጠገብ ማለት ነው። ያው ብርድት ሲሆን ማታ ላይ የምንለብሰው በጣም ቀለል ያለ ቅርጫት ፎጣ የምናስቀምጥበት ቅርጫት አለ መታጠቢያበትም እንደዛው። የፎጣ የሻወር ፎጣዎች ፀጉር ማለት ገላ የተመሳሰሉትን ፎጣዎች የምናስቀምጥበት ቅርጫት አለ። እና ብዙ አይነት ቅርጫት አለ እኛ ቤት። ለገና እህል ቤታችን አስጥተን በልበሬ ሽሮምን እንትን የምንልበት አለ። ሽሮ በርበሬ የምንሰራ የምናዘጋጅበት የምናነሳበት የተሰጡትን የምናብስበት አለ እሱን ቅርጫት ነው የሚባለው እሱ ባህላዊ ነው። እንደበዚህ በቅርቃሃ እየተሰራ ያለው ማለት ነው። እና ብዙ አይነት ቅርጫተ እኛ ቤት አለ ባህላዊ ቅርጫት አለ ዘመናዊ ቅርጫት አለ። ድሮ እናቴ ትልልቅ እንትኖች ቅርጫት ትጠቀም ነበረ። ከዱር ስታመጣ ለበሬዎች የሚጠቀሙት እና እኛ እኔ ቤት አሁን ይሄ ሁሉ ቅርጫት አለ

ምንጣፍ ላይ እኔ መቀመጥ አልወድም ምክንያቱም በጣም ዝቅ ያለ ነው ከመሬት እኔ ከፍ ያሉ ወንበሮችን ነው የምጠቀመው። ወገብ ታማሚ ስነሆንኩኝ ዝቅ ያሉ ወንበ ምንጣፎች ላይ መሬት ላይ መቀመጥ አልወድም። በጣም ነው ምቾት የሚነሳኝ እና ከፍ ያሉ ወንበሮች ከሆነ አለ አ ከቁመቴ በጣም ዝቅ ብዬ ቁጭ ማለት እንጂ እታች ምንጣፍ ላይ መቀመጥ አልወድም። ሲቀጥል ምንጣፎች እኔ ለኔ ቆሻሻዎች ናቸው ንጹህ ምንጣፍ ቢኖር ራሱ አልጠቀምም። እና ምንጣፎች ብዙ ጊዜ እኔ ቤት ምንጣፍ የለም። ሲጀመር ንጹህ እንትን ነው ያለው ቤቱ ሁሌ የሚወለወል አይነት ነው። ምንጣፍ ጭራሽ ጭራሽ የለም። ወደፊት እገዛለሁ ብዬ አስባለሁ በተለይ የቱርክ ምንጣፎችን እገዛለሁ ብዬ አስባለሁ በጣም ውድ ናቸው በእጅ የሚሰሩት በተለይ በጣም ውድ ናቸው እነሱ እገዛለሁ ብዬ አስባለሁ። ግን ልቀመጥባቸው አደለም ምንጣፎቹን የምገዛቸው ልቀመጥባቸው ሳይሆን ቤት ማስዋቢያ ነው እንጂ። ምንጣፍ ጋር ዝቅ ብዬ መቀመጥ አልወድም። በፊትም ጀምሮ የራሴ ከፍ ያሉ ኩርሲዎች አሉ እነሱን መጠቀም ነው ደስ የሚለኝ የሚመቸኝ የምቾት የሚሰጠኝ። እና ምንጣፍ ላይ መቀመጥ የወገብ ህመም የሚያስነሳብኝ ለኔ የወገብ ህመም በጣም አለብኝ። እና ምንጣፍ ላይ ስቀመጥ አንዳንድ ጊዜ ድጋፍ አይኖርም ምክንያቱም ምንጣፉ ምንም አይነት ድጋፍ ሊኖር አይችልም። ግድግዳ ላይ ካልሆነ ግድግዳዎች ደግሞ ቀዝቃዛዎች ናቸው። ቀዝቃዛ ደግሞ እኔ ወገቤን በጣም ይሰማኛል። ድጋፍ ከሌለውም እንደዛው ወገቤን ይሰማኛልና። ምንጣፍ ላይ አልቀመጥም። ሶፋና መደገፊያ ያላቸው ኩርሲዎች አሉ እነሱን ነው የምጠቀመው። ብዙ ጊዜ ሶፋ ላይ ነው አለበለዛ ብተኛ ነው የሚሻል አልጋ ላይ እንጂ። ምንጣፍ ላይ መቀመጥ አልወድም። በጣም የምጠለው ነገር ነው እዚህ ደግሞ ምንድነው? ምንጣፍ ላይ ሰዎች ስለሚንቀሳቀሱ እስካሁን እኔ ገዝቼ አላውቅም ምንጣፍ ግን ከሰው ቤት ስሄድ ምንጣፉ ላይ በጫማቸው ምናምን ስለሚንቀሳቀሱ እንደገና ህፃናት ካሉ ሽንት ስለሚሸኑበት ምናምን በጣም የሚያስጠላኝ። እዛ ላይ መቀመጥ ወጥ የነካ ምናምን እና እዛ እዛ ላይ ምናልባት ወደፊት የራሴ ምንጣፍ ድጋፍ አድርጌበት ሊኖረኝ ይችላል። ከዛ ውጪ ግን ሰው ቤት ሄጄ ምንጣፍ ላይ መቀመጥ አልወድም። እስካሁን ቤትም እያለሁኝ ቤተሰቤ ጋር ማለት ነው የብዙ ልጆች ስለሆኑ ምንጣፉን ስለሚያቆሽሹት እዛ አንቀመጥም ጫማ ስለማያወልቁ ቶሎ ቶሎ ቢታጠብም ግን እኔ ልቀመጥበት አልችልም። እንደገና ደግሞ ቅርብ ጊዜ በኋላ ደግሞ ወገቤም ታማሚ ስለሆንኩ እንኳን ምንጣፍ ላይ ከፍ ያሉ ማለት ከመሬት ከመሬት ትንሽ ከፍ ያሉ ወንበሮች ላይ ራሱ ወገቤን ያመኛል። መደገፊያ የሌላቸውም እንደዛው እና ምንጣፍ ለመቀመጥ አልወድም። እስኪ ቀጣይ ምንጣፍ እገዛለሁ ብዬ አስቤያለሁ ከተቀመጥኩበት መልካም ግን አይመስለኝም ምንጣፍ ላይ መቀመጥ የምወድ አይመስለኝም። እስካሁን ወድጄ አላቅማ። በጣም የሚያስጠላኝ ዝቅ ብሎ መቀመጥ መሬት ላይ መቀመጥ በጣም ነው የሚያስጠላኝ። በጣም ርቀት ያለው ስነሳ በመከራ ነው ስቀመጥ በመከራ ነው እና። አልወድም።

ዝናብ ሲዘምብ ብዙ ጊዜ ያው ውጪ የተረሱ ነገሮች ካሉ የሚበሰበሱ ዝናብ መንካት የሌለባቸው ነገሮች። የመጀመሪያ ስራዬ የእሱን ቼክ ማድረግ ውጪ ላይ ቼክ ማድረግ ዝናብ የሚደርስባቸው ቦታዎችን እና ደግሞ ይኖራሉ። ከቤት ውጪ ልብስ ቶሎ አናስገባም አስጥተን ፀሀይ ላይ ቶሎ አናስገባም። ይውላል ያድራል ሁሉ አንዳንድ እቃዎችን ውጭ ላይ ነው የምናደርገው ከግቢ ውስጥ ማለት ነው ከቤት ግን ውጭ ላይ ማለት ነው። እና በዛ ምክንያት ዝናብ ሲዘንብ የመጀመሪያ ስራ የሚሆነው። ውጪ ላይ የሚበሰብስ እቃ አለ ዝናብ የሚጎዳው እቃ አለ ወይስ እንደገና የተሰጣ ልብስ አለ። እህልም ሊሆን ይችላል የተሰጣ እህል አለ ወይ ብዙ ነገሮችን ግቢውን እየዞርኩኝ ነው ቼክ የማደርገው። የምፈልገው ምክንያቱም ከበሰበሰ እናቴ ትገለኛለች አለቀልኝ እና። የመጀመሪያ ስራ ዝና ቤት ውስጥ ከሆነ ሩጠን እኔ ሩጬ ማለት ነው ግቢ ያለ ነገርን እንትን ማለት ነው ማየት ነው። ምን ወድቋል ምን አለ ምን የለም የሚል ልብስ እንዳለ የኛ ባይኖር እንኳን የጎረቤት ምናምን ካለ። ልብስ የመሳሰሉትን አስጥተው ስለሚሄዱ በተለይ አሁን ላይ በጋ ነው በበጋ ሰዓት አንዳንድ ጊዜ ዝናብ ያለቀኑ ይዘንባልና። በፍጥነት የጎረቤትም ስራ ቦታ ምናምን ስለሚሄዱ የእነሱን ልብስ ምናምን ማስገባት ነው የመጀመሪያ ስራዬ። ሁለተኛ ስራዬ በር መዝጋት እና ደግሞ መስኮቶችን መዝጋት ውሃ የሚገባባቸው አካባቢዎች አሉ። ሳፋ ማድረግ ውሃ የሚያንጠበጥብባቸው አሁን ኪችን ውስጥ ውሃ የሚያንጠባጥብበት ቆርቆሮ ስራ ስላረጀ ውሃ የሚያንጠባጥብበት ቦታ አለ። እሱን ምንድነው? ሳፋ እናደርጋለን መዘፍዘፊያ እንዳይረጥብ ወለሉ ማለት ነው። ከዛ ውሃ የሚገባባቸው በታች ደግሞ በበሩ በኩል ውሃ የሚገባባቸውን በጨርቅ እንትን እንሞላዋለን ቀዳዳውን እሞላዋለሁ ውሃ እንዳይገባ ወደ ቤት ማለት ነው። ከዛ በኋላ ያው እርጥበት ስለሚኖረኝ ዝናብ ስለሚመታኝ ብዙ ጊዜ ጫሜዬን መቀየር ካልሲ መልበስ ነው። ምክንያቱም ስቶብ ኤሌክትሪክ ይነዝረኛል ብዙ ጊዜ መሬቱ እርጥብ ሲሆንና እኔም እርጥብ ስሆን በዛ ካልሲዬን ቀያይራለሁ። ካልሲ ለብሳለሁ በጣም ደረቅ ካልሲ ጫማዬን ቀያይራለሁ እንደገና በዝናቡ ምክንያት የሄድኩበት ወለሉ ስለሚ ስለሚቆሽሽ እሱ መወልወል ነው የምጀምረው። ከዛ ደግሞ በደንብ ቆርቆሮውን ካጠበው በኋላ ዝናብ ምንድነው የማደርገው? ውሃ ማጠራቀም ነው። እናቴ የዝናብ ውሃ ትወዳለች። ምክንያቱም ልብስ ጽድት አድርጎ ያጥባል በዛ ላይ ደግሞ ይኸው የቆጣሪ ይቀንሳል ማለት ነው። ነፃ ዝናብ ስለሆነ እና ዝናቡ በደንብ ዘንቦ ከቀነሰ በኋላ ማነው በደንብ ከዘነበ በኋላ ቆርቆሮ ከታጠበ በኋላ እንዲጠራቀም የቆርቆር ማጠራቀሚያ አለ። እዛ ላይ ሮቶዎች ትልልቅ ሮቶዎች ላይ በረንዳ ላይ ስለሚኖሩ እሱ እሱን አንስቼ ወደዛ ወደ ማጠራቀሚያው አደርጋለሁ። አጠራቅማለሁ ከዛ ትንሽ ቆይቼ ደግሞ የሚዘፈዘፉ የቆሸሹ ልብሶች ካሉ ውሃ ስላለ ብዙ ጊዜ እኛ አካባቢ ውሃ ችግር ስላለ። ዝናብ ሲዘንብ ውሃ ስለሚመጣ ምንድነው? ቶሎ አጥቤ ልብስ ከዛ የቀረውን እንትን ማለት አለብኝ ማጠራቀም ድጋሚ እቃውን አስለቅቄ ልብስም አጥቤበት ከዛ ቶሎ ዝናቡ ሳይቆም ሌላ ውሃ ማጠራቀም አለብኝ። ዝናብ እስኪጥል ድረስ የሚሆን ማለት ነው። እና ልብስ ነው የምዘፈዝፈው ትልልቅ ልብሶች ብዙ ጊዜ ዝናብ ሲዘንብ የማደርገው የሶፋ ልብስ እንዳለ አውላልቅና ዘፈዝፋለሁ። አልጋ ኮምፎርት እንትን የአልጋ ልብስ ብርድ ልብስ አንሶላ በጣም ትልልቅ ልብሶችን ማለት ነው። እነሱ እነሱን እያወጣሁ እዘፈዝፋቸዋለሁ ደስ የሚለው እኛ ቤት ላርጎ አይጠፋም። እና ልብስ ማጠብ ነው። ዝናብ ሲዘንብ ዋናውና ትልቁ ስራዬ። ልብስ ማጠብ ትልልቅ ልብሶችን ማጠብ ምንጣፎች አሉ ትልልቅ ምንጣፎችን ማጠብ የሱ እሱ ነው የኔ ስራ ዝናብ ሲዘንብ። እና ይኸው ካልሰራው ማሚ ስምትቆጣኝ ምጣፍ ሳይቀር ውጪ ላይ አደርጋለሁ መሬቱ

ኢንተርኔት አለኝ አዎ እስከ ቅርብ ጊዜ የምጠቀመው በምንድነው? በዋይፋይ ነበረ። ዋይፋይ አመታዊ ዋይፋይ ገዝቼ ከዛ አሁን አመታዊ ዋይፋይ አለቀ። አመታዊ ዋይፋይ ሲያልቅ ምንድነው? በኢንተርኔት ነው ቀጥታ መጠቀም የጀመርኩ ካርድ በመሙላት በጣም ከባድ ነው ካርድ መሙላት ዋይፋይ በጣም ጥሩ አማራጭ ነው። ግን ምንድነው? ገንዘቡ ከተገኘ ነው ዋይፋይ ምክንያቱም ኢንተርኔት በአምስት ብርም በአስር ብርም መግዛት ይቻላል በአንድ ብር ራሱ መግዛት ይቻላል። የው አያስጠቅምም ቶሎ ስለሚያልቅ ነው እንጂ ዙሮ እንትን እንደ አቅሜ አለ ኢንተርኔት የምትጠቀመውን መቀነስ ነው ያለብኝ። ከዛ ውጪ ግን ዋይፋይ ግን ያው በጣም ብዙ ብር ነው የሚፈልገው። በአንድ ጊዜ አስራ አምስት ሺህ አስራ ስድስት ሺህ ማውጣት አለብኝ። እሱ አመታዊ ነው ምርጥ ነው በጣም ርካሽ ነው ከአመታዊ አንፃር። ሲሰላ ግን ይሄን ያክል ገንዘብ በአንድ ጊዜ ሊገኝ አይችልም እንጂ። አመታዊ ገንዘብ ማነው? ዋይፋይ አሪፍ ነው። ኢንተርኔት ግን እኔ አሁን ላይ የምጠቀመው ኢንተርኔት ነው። የአምስት ብር እየገዛው የአስር ብር እየገዛው ማለት ነው። እሱ ጥሩ አማራጭ አይደለም ያው ይሻላል ነው እንጂ ጥሩ አማራጭ አይደለም ምክንያቱም። አመታዊ ሲሆን አንሊሚትድ ነው። በስርዓት ነው የሚሰራው። በማይሰራ በራሳቸው ሲም ነው የሚሰጡን። ቴሌ በራሱ ሲም ነው የሚሰጠን ራሱን የቻለ ሲም ይሰጠናል። የማይቆራረጥ ጥሩ ኢንተርኔት ጥሩ እንትን ነው ምንድነው? ኢንተርኔት ነው ያለው ነው ዋይፋይ። ግን ይሄ በየቀኑ ምንገዛውን ኢንተርኔት ግን በጣም ዘገምተኛ ነው በዛ ላይ በፍጥነት ነው የሚያልቀው። አስቀያሚ ነው በጣም ነው ያማረረኝ። እኔ በነገራችን ላይ ኢንተርኔት መግዛት ምክንያቱም ምንም ሳልጠቀምበት ፊኒሽድ ይለኛል። አንሊሚትድ ደግሞ በጣም ውድ ነው። የለም ሲጀመር አንሊሚትድ ከአመታዊ ውጪ የለም። አስቀርተውታል እንጂ ወደ ሰባ ምናምን ብር ሃያ አራት ሰዓት አንሊሚተድ ነበረ። አሁን ላይ አንሊሚትድ ጠፍቷል። እና ኢንተርኔት እንግዲህ የአምስት ብር የአስር ብር እየተጠቀምኩ ነው እንግዲህ ያለሁት። አሁን አቁሚያለሁ ሶሻል ሚዲያ አቁሚያለሁ አሁን ላይ ዋይፋይ ስለጨረስኩ ኢንተርኔት በጣም ውድ ስለሆነ። የቀን ኢንተርኔት ውድ ነው የሳምንታዊ ኢንተርኔት ውድ ነው ወርሃዊ ኢንተርኔት ውድ ነው። በዛ ላይ በአንድ ጊዜ ነው የሚያልቀው። ወርሃዊ ገዝቼ ሳምንት አልጠቀምበትም። በዛ ላይ በጣም ዘገምተኛ ነው ፍጥነት የለውም። እና ኢንተርኔት አለኝ ግን በቃ በጣም ዝቅተኛ ነው። በጣም ቀንሶ ነው እንትን የሚለው። እና ያስጠላል በጣም። በጣም ነው ያዛገኝ እውነት ከቅርብ ጊዜ በፊት ያው ኢንተርኔት ተዘግቶ ነበረ። ኢንተርኔት የሚባል ከኔትወርክ ውጪ ኢንተርኔት የሚባል ነገር አልነበረም በከተማችንም በክልላችንም ውስጥ። ከዛ እየቆየ ምንድነው? ዋና ዋና የክልል ከተሞች ላይ ኢንተርኔት ተለቀቀልን። ከዛ ደግሞ ትንሽ ቆይቶ ደግሞ አብዛኛው ሁሉም ቦታ በገጠሩም ክፍል ኢንተርኔት ተለቀቀ ማለት ነው። መጣልን ለኛም ጨምሮ መጣልን። ግን ስሪጂ ሆኖ ነበር የመጣና ምንም አይነት ቪዲዮ እንዳይ። አልችልም ቪዲዮ ማየት አልችልም ከፌስቡክ እነዚህ ጽሁፍ ነገሮች ውጪ። ማውረድም ሆነ ቪዲዮ ማየትም አልችልም በጣም ፈጣን አይደለም። ስሪጂ ስለነበረ ከዛ ከስሪጂ አሁን ላይ ፎርጂ ሆኖልናል። በጣም ምርጥ ነው። ግን ኢንተርኔት ብሩ በጣም አያዋጣም ውድ ነው። ከሚታሰበው በላይ ውድ ነው። በዛ ላይ በአንድ ጊዜ ነው። ፊኒሽድ የሚለው በአንድ ጊዜ ጭርስ ነው አልቋል የሚለኝ እና። ተቸግሬያለሁ ኢንተርኔት። መግዛት በጣም ውድ ነው። ውድም ነው በዛ ላይ ደግሞ አይቆይምና። አማራጭ አጥቻለሁ አሁን ላይ። አማራጩ ደግሞ ዋይፋይ መግዛት ነው ዋይፋይ ደግሞ አስራ ስድስት ሺህ ብር ነው አስራ ስድስት ሺህ ብር ደግሞ በአንድ ጊዜ መምጣት አይችልም። እና በጣም ከብዶኛል። የኢንተርኔት ጉዳይ በጣም አሳሳቢ ሁኔታ ላይ ደርሷል።

እኔ አዳዲስ የስራ ግንኙነቶች የለኝም። ምክንያቱም እኔ አልወድም ሰው ጋር መገናኘት አልወድም። የሰው ግንኙነት የለኝም። በቻልኩ ያቅም ሰዎችን ላለማውራት ነው የምሞክረው። ለምንድነው አላውቅም እኔ ከቅርብ ጊዜ በኋላ ያመጣሁት ፀባይ ነው። ልክ እንዳልሆነ ይገባኛል። አዳዲስ የስራ ግንኙነቶችን መፍጠር አለመቻል በጣም መጥፎ ነገር ነው። ህይወትህ መቀጠል አይቻልም። በጣም አሳሳቢ ሁኔታ ላይ ነው ያለሁት። እና ሰዎች እኔ ደግሞ በስራም ሆነ በተለያዩ ምክንያቶች ምንም አይነት ግንኙነት መፍጠር አልፈልግም። እና ትንሽ ትንሽ ከብዶኛል። ይሄ ነገር ከብዶኛል እኔ ሰላም የሚሰጠኝ ከሰዎች ጋር ምንም አይነት ግንኙነት ባይኖረኝ ነው። ምንም አይነት ጦር ምንም መጥፎም የስራም ይሁን የምንም አይነት ግንኙነት ባይኖረኝ ደስ ይለኛል። ምክንያቱም ሰዎች ጋር በቃ መግባባት በጣም እያቃተኝ ነው እኔ ማለት እኔ ራሴ ስህተተኛ ነኝ ይመስለኛል። ሰው የሚያስበው ሀሳብ ለኔ ጤነኛ ነው ብዬ አላስብም። በቃ በማይገባው ነው የሚገባ እኔ እጨናነቃለሁ ሰው። በቃ አልፈልግም እኔ ሰው ጋር ግንኙነት መፍጠር እና ግንኙነቶችም አልፈልግም በጣም ነው የምፈራው። ምንም ኮንፊደንስ የሚባል ነገር የለኝም። በራስ መተማመን የሚባል ነገር የለኝም። እንዳለ በቃ ከሰው ጋር ባልገናኝ የኔ ምኞት ነው። ባላገኝ ነው የምለው በስራ ምክንያት የማገኛቸውን ሰዎች ባይመጡ ባላገኛቸው መንገድ ላይ ባላገኛቸው ታክሲ ውስጥ ባላገኛቸው ገቢ አዳራሽ ባላገኛቸው በቃ በመሳሰሉት ነገሮች። ነው እኔ ሰው በቃ የማውቀውን ሰው ባላገኘው ነው። ደስታዬ እና ይሄ ነገር በሽታ እንዳይሆን በጣም ፈርቻለሁ። ምክንያቱም ሰው በጣም ጠርቻለሁ መጥላት አይደለም ሰውየውን ማለት ይሄ ግለሰብ አተኩሬ አይደለም የጣለውት እንደ አጠቃላይ ሰው ጠልቻለሁ። በቃ ይሄ በጣም ጥብቅ የሆነ ግንኙነት ከሰው ጋር ሆኖ በጣም ነው የጠላሁት። እና ስራ አልፈልግም ከሰው ጋር መስራት ብቻ ነው የምሰራው። አሁን ለምሳሌ አንዳንድ ኦንላይን ስራዎችን ብቻዬን የምሰራ በቃ ድምፄን ጸጥ ብዬ የምሰራቸው ስራዎች አሉ። ኦንላይን የሆኑ ስራዎች ከዛው ከሰው ጋር ምንም አይነት ግንኙነት አልፈልግም። ለምሳሌ አንዳንድ ትምህርቶችን ኦንላይን ላይ ነው በቪዲዮ መማራቸው እና ለምን ትምህርት ቤት ሄዶ ከሰዎቹ ጋር እያወሩ ምናምን በቃ ሰው በጣም ነው እንትን ያለኝ። ይሄ ነገር በጣም እንትን ሲባባስ ምናልባት በሽታ እንዳይሆን አላውቅም ግን። ከቅርብ ጊዜ በኋላ የመጣው እንትን ነው ማለት ያመጣሁት ባህሬ ነው። ሰው መጥላት ሰዎችን አዳዲስ የስራ ግንኙነቶችን አለመፍጠር። ምንም አይነት ስራ አለመስራት ከሰዎች ጋር የኔ በቃ ደካማ ኮን ሆኖብኛል። እና አዳዲስ አይደለም አዳዲስ የስራ ግንኙነቶችን አይደለም። የድሮ የስራ ግንኙነቶችን ራሱ እያስቀጠልኩ አይደለም አሁን ላይ። ስልኬን አጥቼ ነው ያለሁት። ሰው እንዳይደውልልኝ ስራ እንዳይደውልልኝ ምንም አይነት ግንኙነት አልፈልግም። እና በዚሁ አጋጣሚ ምን እንደሆንኩ ራሱ እንደው ሰዎች ቢነግሩኝ ምን እየተካሄደ ነው? ይሄ ነገር አዳዲስ የሰራ ግንኙነቶችን መፍጠር ያስጠላኝ ምን ሆኜ ነው? አስጠለቶኛል። ጠልቻለሁ በቃ ሁሉም ነገር እና ምን ሆኜ ነው እያመመኝ ነው ወይስ የጤነኝነት ስሜት ነው? ግራ ገባኝ ከቅርብ ጊዜ ወዲህ አዳዲስ ሰው መግባባት አልፈልግም። የድሮ ሰዎችንም በስራ የማቃቸው የበፊት ሰዎችንም ድጋሚ ማግኘት አልፈልግም። እና ቤቴ ለኔ የሰላሜ ቦታ ሆኗል። ስራዬን ብቻዬን ነው መስራት የምፈልገው። አዲስ ስራ ሲኖር ራሴ ምንም አይነት ግንኙነት ከሰው ጋር ሳልፈጥር አዲስ ስራ ሲኖር ራሴ ቲቶሪያ ላይ ያለው ዩቲዩብ ላይ አንዳንድ ነገሮች። ቻት ጂፒቲን እጠይቃለሁ። በቃ ኤአይ ሆኗል አሁን ጓደኛዬ እና ሰዎችን ጠልቻለሁ አዳዲስ የስራ ግንኙነቶችን አልፈጥርም። የተፈጠሩትንም ያስቀጠርኩ አይደለም አዳዲስ ግንኙነቶችን የፈጠርኳቸውንም እያስቀጠልኩ አይደለም። ሰው ማግኘት አልፈልግም የሆነ ነገር በቃ ፊት ለፊት መጋፈጥ አልፈልግምና። ችግር ላይ ነኝ አሁን ላይ ምንም አይነት የስራ ግን

ትንኞች አካባቢያችን የለም ምክንያቱም እኛ አካባቢ ለምን እንደሌለ ግራ ይገባኛል ከእኛ ትንሽ ሜትር ኪሎ ሜትር ርቀው በጣም ብዙ ትንኞች ያሉበት አካባቢ አለ። ወደ እኛ አካባቢ ለምን እንደማይመጣ አልገባኝም እንዴ። ከሀይቅ አካባቢ ዳር ላይ ነን ያለነው ዳር አካባቢ ነን። ሙቀታማ አካባቢ ነው ውሃ ያለበት የሚጠራቀምበት አካባቢ ነው። የአባይ ተፋሰስ በኛ በኩል ነው የሚያልፈው አባይ። ጣና ቅርብ ነው ከቤታችን። ለምን በጣም ቀን እንትን እንደሆነ አልገባኝም። ትንኝ እንደ እንደሌለ ምክንያቱም አንድ ከተማ ውስጥ ሆነን በትንሽ ኪሎ ሜትር ርቀት ሌላ ቦታ አለ እዚህ የለም። ግራ ነው የሚገባኝ እኛ አሁን በራችን ረጅም ሰዓት ከፍተን ነው የምናመሸው። ቢያመሽ ችግር የለውም ውሃ ቢደፋ ችግር የለውም። ይሉም ትንኞቹ እና ግራ ይገባኛል ይሄ ተአምር ነው እንዴት ነው ግራ ግብት ይለኛል። ምክንያቱም አሁን ቤተሰብ ጋር እሄዳለሁ እና የቤተሰባችን ቤት ከዚህ በቃ አምስት ስድስት ኪሎ ሜትር ነው የሚርቃው እና። በስድስት ኪሎ ሜትር ግን ይሄ ትንኝ አለ በጣም ትንኝ አለ። ቤቱ ተዘግቶ ነው ሁሌ ይሄ ትንኝ እንዳይገባ ከዛ ደግሞ ጭስ እየተጨሰ ነው። ወይራ ትንኝ እንዲወጣ የመሳሰሉትን ነገሮች። የትንኝ እንትኖች የሚቀቡ ነገሮችን ሳንደል አለ ሰንደሎችን። እንትን ይላሉ ያጨሳሉ እና እንደዛም ሆኖ ሊከላከሏቸው አልቻሉም ትንኞቹን በጣም ብዙ ትንኝ ነው ያለ። በተለይ ለሆነ ቅጽበት። ከተከፈተ በሩ በቃ ገቡ ማለት ነው። ትንኞቹና ወባም ጨምሮ የመሳሰሉት ትንኞች አሉ። የት ቤተሰብ ጋር ስድስት ኪሎ ሜትር ርቀት ነው ያለው። ከዛ እኔ የተከራየሁበት አካባቢ ደግሞ ምንም አይነት የለም። ምንም አይነት ትነኝ የለም። ምክንያቱም ምንም አልገባኝም በቃ ተከፍቶ ነው የሚያመሸው። ምንም ዛንዜራ አንጠቀምም ይሄ አጎበር አንጠቀምም የውባ መከላከያ መረብ አንጠቀምም። እነ ማዘር ግን ይጠቀማሉና በጣም ግራ የሚገባኝ ትንኝ በዚህ ርቀት በዛ ላይ ውሃ ውሃ ያለበት አካባቢ ጣና ዳር አካባቢ ነው። በዛ በዛ እስካሁን ግን ምንም ግራ ግብት እንዳለኝ ነው። እና እኔ የሚያውቅ ሰው ካለ ራሱ ቢያስረዳኝ ምክንያቱም በዚች ልዩነት። እንደውም ውሃው የሚርቀው ጣና የሚርቀው ከኔ ቤት ይልቅ ከ የነ ማዘር ቤት በጣም ሩቅ ነው ከጣና ለአባይም እንደዛው ሩቅ ነው። ውሃማ አካባቢ አይደለም ግን ቦታው በቃ በጣም ትነኝ የበዛበት ነው እና። ሰውነቴ እነሱ ጋር ሲሄድ በቃ እንትን ብሎ አባብጦ ነው የሚያድሩ የበሉኝ ትንኞቼ የበሉኝ። እዚህ ግን ምንም በቃ ምንም ሳለብስ ሙቀታማ አካባቢ ስለሆነ። እዛ አንዛንዚራ ተዘርግቶ ነው እንትን ይሄ መረብ የወባ መከላከያ መረብ የትንኝ መረብ ማለት ነው። እዚህ ግን ምንም አይነት መረብ የለም አላደርግም ምክንያቱም የሉም ጭራሽ የሉም። እና ግራገብቶኛል። ነገር ወባንም ጨምሮ በዚች ልዩነት በዚች መንገድ ልዩነት ብቻ እኔ ቤት ትንኝ አለመኖር በጣም ነው የገረመኝ ዞሮ ከአሁን ትንኞች ከአካባቢዬ ሳይሆን። ከእኔ ከስድስት ኪሎ ሜትር በላይ የሚርቅ አካባቢ አለ። እኔ እኔ ሰፈር እና እኔ ቤት ውስጥ ግን የለም። ለምን እንደሆነ ግን እኔም እንቆቅልሽ ነው አላውቀውም ግራ ገብቶኛል አልተመለሰልኝም እስካሁን ድረስ እና። ከአካባቢ የሚረቅ ቦታ ላይ ትንኞች አሉ። ከእኔ ቤት እና ከዚህ ሰፈር ከዚህ አካባቢ ግን የለም። ትንኝ

ወደ የትኛው ቦታ ተጉዠ አቃለሁ በጣም ብዙ ቦታዎች ተጉዠ አቃለሁ በጣም ብዙ ናቸው የመጀመሪያው ምንድነው? እዚህ ፋሲል ቤተ መንግስት የጥንት ነው። ከሱ ተጉዠ አቃለሁ። ከተማዋንና ቤተ መንግስቱንም አይቼዋለሁ ከተማውንም በሙሉ ለሶስት ወራት ያክል እየዞርኩ አይቻታለሁ። ከዛ ውጭ ደግሞ ከዛ አልፎ ወደ ኤርትራ ድንበር አካባቢ ኤርትራና ሱዳን አዋሳኝ ላይ። የኢትዮጵያ ትንሽዬ ከተማ አለች እዛው። ድንበር ላይ በተለይ ከኤርትራ ምንድነው የአምስት የአስር ያክል ማለት የወንዙ ሜትር ብቻ ነው። ልዩነቱና ደንበራቸው እዛው ከተማ ያለው በቃ ከአምስት ሜትር አስር ሜትር ርቀት ማለት ነው። እና እዛም ሄጄ ለሁለት አመታት ቆይቻለሁ። በስራ ምክንያት እና ያንን ቦታም በጣም ምርጥ ወደ ሱዳን ወደ ኤርትራ የሚያስገባ ቦታ ነው። ሁለት ጎረቤት ሀገሮች ወደ ከተማው ይገባሉ ዜጎች እና ጥሩ እንቅስቃሴ ያለባት አካባቢ ናት። ሁመራ ትባላለች ሁመራንና ዳንሻን እንግዲህ በስራ ምክንያት አቃቸዋለሁ። ከውጪ ደግሞ በዚህኛው ደግሞ በጋይንት ደብረ ታቦርን አውቀዋለሁ። እንዲሁ ደብረ ታቦር ጋፋታ አካባቢ አፄ ቴዎድሮስ መሳሪያ የሚሰራበት አካባቢ ማለት ነው። ሲሰራበት በነበረው እንደገና አልፎ ጋይንት የገብርዬ አገር። ከዛ ደግሞ ማለት አሁን ደብረ ታቦር አንድ ወር ያክል ቆይቻለሁ ጋይንት ለአንድ አመት ያክል ቆይቻለሁ። ደግሞ ወሎን ወሎን ነው። ይኸው በአጋጣሚ ለአንድ ቀን ነው የማውቀው ወሎን ከማነው ወሎ? ማነው? ወልዲያ እሱን አንድ ቀን ነው የማውቀው። ከዛ ደሴ ለሁለት ሳምንት አውቃለሁ ደሴን በሁለት ሳምንት በደንብ ዞርበታለሁ። ይኸው አካባቢያችን ላይ ዞሮ ክልል ውስጥ ነው የምዟዟረው ክልል ውስጥ ነው የባለው የፖለቲካ እና የጦርነት ምክንያት። ያው ድሮ ድሮ ቢሆን እናቶቻችን አባቶቻችን በአራቱም የኢትዮጵያ ክፍል ይዞሩ ነበር። አሁን ላይ ግን ለእኛ ትልቅ ነገር። በክልሉ በአራቱም ክፍል መዞር ነው ትልቁ ነገር እና። ደስዬ ለሁለት ሳምንት ቆይቻለው ነው ከዛ ደግሞ ወሬዒሉ ሚባል አካባቢ አለ እሱም እንደ በተመሳሳይ ለሁለት ሳምንት ያክል ቆይቻለሁ። አቃታለሁ ወሬዒሉ በስማም በጣም ስጋ የሚሰለችበት ማለት በጣም ከመውደድ አልፎ ሁሌ ሲበላ ምንም ነገር እንደሚሰለች የታወቀኝ ያኔ ነው። እና ስጋ በጣም ርካሽ የሆነበት ከተማ ነች። ከዛ አዲስ አበባ አዲስ አበባንም አውቀዋለሁ አዲስ አበባ ምንድነው? ለአምስት አመት ያክል እስከ ሃይ ስኩል ድረስ እዛ ተምሬአለሁ ከታች ክላስ ከሃይ ስኩል ከአምስት አመት ወዲህ ማለት ነው። እና አዲስ አበባን አቃታለሁ ከዛ ማንን አቃታለሁ ፍኖተ ሰላምን አቃታለሁ። ጎጃም አካባቢ ሰላም ለአንድ ሳምንት ያክል ተቋይቻለሁና። ሰላምና ማንኩሳ በጣም ምርጥ ከተሞች ናቸው እነሱን አቃቸዋለሁ። ደብረ ማርቆስን እንደዚሁ ለአንድ ቀን ያክል ቢሆንም አውቀዋለሁ ደብረ ማርቆስን። በዚህ በኩል አዴትን አውቀዋለሁ። ከባህር ዳር ትንሽ ወጣ ብሎ አዴትንና ቲሊሊንም ዳንግላንም ለአንድ ቀን ሙሉ ቀን ማለት ለሙሉ ቀን ያክል ውዬ እመጣለሁ እና። ለአንድ ቀን ያክል አቃቸዋለሁ እነዚህን ከተሞች። ከዛ ውጪ ወረታን አቃታለሁ ዘንዘልማንም አውቃታለሁ ዞሮ ከዚህ አማራ ክልል ውስጥ ያሉትን ነው። ከአማራ ክልል ውስጥ ምንድነው የማላውቀው ቢኖር። ሸዋ አካባቢዎችን አላውቃቸውም። በዚህ በክልጅ ጦርነት ችግር ምክንያት በክልል ብቻ አይደለም በዚህ በዘረኝነት ምክንያት ከክልል መውጣት አደገኛነት ነውና። አዲስ አበባ ራሱ የሄድኩት ዘረኝነት ሳይኖር በፊት ነውና። አማራ ክልል ከተሞችን አብዛኞቹን ማቃቸው

የስራ ቦታ ደህንነት አንጻራዊ ነው። ካለው የከተማው ጸጥታ አንፃር ያን ያክል በቂ ነው ማለት አይቻልም። ግን ማለት ይሄ ጸጥታ መኖር አለመኖር ሳይሆን ከተማ በጣም ብዙ ሌቦች የተበዙባት ከተማ ናት። ያው አብዛኛውም እንኳን የኛ ኢትዮጵያዊ አይደለም። ለንደንም ጨምሮ በጣም ብዙ ሌቦች የሚኖሩበት ከተማ ትልልቅ ከተሞች አሉ። እና እንደ ማንኛውም ከተማ የኛም ያው ሌባ አለ። ሌባ በማንኛውም ሰዓት አለ በቀንም በማታም በጧትም በሁሉም አለ። እና ሌባ ትንሽ አስቂ ነው ስራ ቦታ ደህንነቴ ሌባ ነው። በዛ ምክንያት በተን ይሄ ምንድነው? በተን ስልክ ነው የሚይዘው በተን ምንድነው? ጠቅጠቅ ስልክ ማለት ነው። እሱን ነው የሚይዘው። በሌባ ምክንያት ምክንያቱም ወይ አደንዝዘው ይወስዱታል ትልቅ ስልክ ከያዝኩኝ ወይ ደግሞ በጉልበት ይወስዳሉ ደብድበውኝ በብዙ መንገድ ዞሮ ህይወትንም የሚያሳጣ ስለሆነ ወግተው ምን ብለው በመሳሪያ ገለውም ስለሚወስዱ ደህንነቴ ምንድነው? ትልልቅ እቃዎችን አለመያዝ ነው። በጣም ተራ ሆኖ መሄድ ማለት ራስን ብቻ ይዞ መንቀሳቀስ ብሮች ከታክሲ ገንዘብ ውጭ ከፍ ያሉ ብሮችን አለመጠቀም። ያለመያዝ ኳሊቲ እቃዎች እነዚህ በጣም ዋጋቸው ውድ የሚመስሉ እቃዎችን አለመያዝም። እሱ እሱ ካለ ዝም ብለው እንቅስቃሴ ብቻ ከሆነ ምንም ካላዩ ሌቦች ሊሰርቁ አይችሉምና። ከተማችን እንግዲህ አስጊ የሆነው ሌባ ነው። ሌባ ነው እንደገና አጋች ነው እነሱ ምንድነው? እንትን አለመሆን ነው። ይሄ ሀብታም መስሎ አለመታየት። ችግሩ ደግሞ እኛ ሴቶች የሌለንን ተውሰንም ቢሆን ዝንጥ ማለት እንወዳለን እና እኔ እሱን አሁን አቁሚያለሁ። ከእህቴ እየተበደርኩ ከእናቴ እየወሰድኩኝ የእህቴን ልብስ እየለበስኩ መውጣት አቁሜያለሁ። የሌሊት ልብስ እየለበስኩ ነው የምወጣው የሌሊት ልብስ ተራ ዝም ብሎ ቢጃማ እየለበስኩ ነው የምወጣው። ለምን? አሁን ላይ ልብስ እያዩ ነው ልብሱ ምን ያክል እንደሚያወጣ ያውቃሉ። እና በጣም ከከባድ ሁኔታ ላይ ስለሆነ በዚህ ጉዳይ ደህንነት ምስራቅ ብቻ ስላልሆነ። አንዳንድ ጊዜ ደግሞ አካልም አጉድለው በህይወትም የመኖር እድል አይኖርም። አንዳንድ ጊዜ እና እነዚህ ሌቦች ስልክ በጣም ተራዋን የድሮ ኖኪያ ስልክ ነው የምንይዘው የምንለብሰው ሲሊፐር ነው የምንለብሰው። ልብስ እንትን ነው የሌሊት ልብስ ነው። እና በጣም አደገኛ እንትን ላይ ነው በዚሁ ጉዳይ። ሀብታም የሚመስል ሰው ሁሉ ተሳቆ ነው የሚኖረው። እና ደሃ ለመምሰል ነው ጥረታችን እና ራሳችን ጥለናል እንጂ ከዛ ውጪ ሰላም ነው። ራሳችን ጥለናል በቃ። እኔ አሁን ተዘርክርኬ ነው ምኖረው። በሰላም ለመኖር እና የስራ ቦታ ደህንነቴ ይህን ይመስላል። ሌባ አለ በቃ አብዛኛው አሁን ላይ ህዝቡ በሙሉ ከዘጠና ፐርሰንት በላይ የሚሆነው ሌባ የሆነ ያክል ነው የሚሰማኝ። ምክንያቱም በየት መጡ ሳይባል ነው። ሙሉውን እንትን የሚሉት እና እንደው ለአንድ ቀን በስህተት እንደው የሆነች ፕሮግራም ኖራ የሆነች ዝግጅት ኖራ። ትንሽ ከሰው ከለበሰ በቃ አለቀለት ነው እና ማምለጥ እንኳን አይችልም። እሱ ደግሞ ምንድነው ከቅርብ ጊዜ ወዲህ በተለይ በስልክ እንትን ላይ ቀምተው ይሮጣሉ በባጃጅ በሞተር በተለያዩ ነገሮች ስለሆነ። እሱ አስጊ ነው። ይሄ ደግሞ ኢትዮጵያዊ ብቻ አይደለም። የትኛውም ከተማ አለ የትኛውም ሀገር አለ ለንደን ጨምሮ በጣም ዘመናዊ ዲሞክራሲያዊ ሀገሮች ሁሉ አሉ። እና ያን ያክል ማለት ለእኛ ትልቅ ነገር አይደለም። እንደ ነገሩ ሆኖ መውጣት ነው። የወለም ድሮ ስለማናውቀው በፊት ስለማናውቀው ይሄን ህይወት እስክንለምደው ከባድ ነበር። አሁን ላይ ግን ስራ ቦታ በሌሊት ልብስ መሄድ በሲሊፐር ጫማ መሄድ በሰንደል ጫማ መሄድ ነው። የሚጠበቅብን እና የስራ ቦታ ደህንነት ምንም አይልም። ሃምሳ ሃምሳ ነው።

ብዙ ጊዜ የልብስ አይነት እምወደው ቀሚስ ነው። በተለይ ደግሞ ሀበሻ ቀሚስ በአንድ ቀን ስለሚቀሸሽ ስለሚቆሽሽ እና የአበሻ ቀሚስ እሚለበሰው ለአንድ ቀን ብቻ ነው። እኛ ጋር ደግሞ ይሄ አይሰራ ምክንያቱም። የውሃ ውድነት አለ በጣም ውሃ ውድ ነው። ከኢኮኖሚ አንፃር ሳሙናም ኦሞ የመሳሰሉት የፈሳሽ ሳሙና ሳሙናዎች በሙሉ ውድ ስለሆኑ በየቀኑ ነጭ ልብሶችን ማጠብ። በዛ ላይ ደግሞ በእጅ ነው ሚታጠቡት ላውንደሪ የለም። እና ስለሚሰለቸኝ እንጂ። ላውንደሪ ቢኖረኝ እና ጥሩ የእንትን ቤት ገንዘብ አቅም ቢኖረኝ እንትን ነው። ሀበሻ ልብስ በጣም ቀለል ያሉ ማለት አሁን ብዙ ጊዜ ሚሰሩ ሀበሻ ቀሚሶች። ብዙ የሆነ በጣም ትልልቅ ፕሮግራም የሆነ ዝግጅት ላይ ሚለበስ ሰርግ ላይ ሚለበስ ልደት ላይ ሚለበስ አመታዊ በዓላት ላይ ሚለበሱ ክብረ በዓላዎች ላይ ሚለበሱ ልብሶች ናቸውና። እንደሱ አይነት ሳይሆን ለአንድ ቀን ብቻ ማለት ከበድ ያሉ ብቻ ሳይሆን። እኔ ራሴ ራሱ ስፌት ሰልጥኜ ምንድነው ልብስ በጣም ቀለል ልብሶችን አሁን በገንዘብ አርፍ ሁኔታ ላይ ብሆን። በጣም ቀላል ይሄ በፈረንጅ ልብስ አይነት የተሰሩ ግን ሀበሻ ልብሶችን ቀለል ያሉ በስራ ቦታ እሚሰሩ እሚለበሱ የትም ቦታ ሲኬድ እሚለበሱ አይነት ነጭ ብቻ አይደሉም። ብዙ አይነት ከለር አላቸው ቀለም ያላቸው የሀበሻ ልብሶች አሉ። እነሱ መልበስ የኔ ምወደው አይነት ልብስ ነው ቀለል ያለ ልብስ መልበስ። ሀበሻ ቀሚስ በቃ ሀበሻ ቀሚስ በጣም ነው ደስ እሚለኝ። ከዛ ውጪ ግን አሁን ላይ ምወደው ማለት ይሄን ምወደው ነው ግን ለብሼው አላውቅም። ውጪ ግን የለበስኩት ያለሁት ምንድነው? ረጃጅም ቀሚሶች ከወገብ በታች የሆኑ ብትን ብትን ቀሚሶች ናቸው ብዙ ጊዜ እኔ ምለብሳቸው። በጣም ሰፊ እና ትልልቅ ጉርዶች እና ቀሚሶች በጣም ምወዳቸው አይነት እንትን ነው። እና ይሄ በጣም ሰፊ ሰፊ ማለት ሜትሩ ትልቅ የሆነ ብትን ብትኑ በጣም ሰፊ የሆነ ትልቅ የሆነ የልብስ አይነት እወዳለሁ። ያው ይሄ ምንድነው አይነቱ ነው። እንደገና ደግሞ ቀለሙ ብዙ ጊዜ በጣም ደማቅ ነገር አልወድም። ከፊቴ ጋር እሚሄዱ ናቸው ከፊቴ ጋር እሚሄዱልኝን እወዳቸዋለሁ ከዛ ውጪ። ማለት እንደፊቴ ግን እንደዛም ሆኖ ግን ደማቅ መሆን አልፈህ ደማቅ ልብስ ከፊቴ ጋር ቢሄድም አልለብስም። እና በጣም ቀዝቀዝ ያለ ቀለም ያላቸው አይን ውስጥ የማይገቡ ድብዝዝ ያለ አንድ አይነት የሆኑ ከጫማዬ ጋር ምናምን። አይነት ልብስ አወዳለሁ ከጫማዬ ጋር ወይ ደግሞ ከቦርሴ ጋር አንድ አይነት የሆነ ልብሰ እወዳለሁ። ደግሞ በጣም ደማቅ ያልሆነ ጫማም ልብስም አንድ አይነት ሆኖ ደማቅ ያልሆነ ቢሆን ደግሞ ለኔ በጣም ነው ደስ እሚለኝ እና። ፍዝዝ ያሉ ቀለም ያላቸውን ልብሶች እወዳቸዋለሁ። እንደገና ደግሞ ብትን ብትን ጨርቅ የሆኑ አበባ ያልበዛባቸው በተለይ ትልልቅ አበባ የሌላቸው። አበባ ያለ ትልልቅ አበባ ያለው አልወድም። እና አበባ የሌላቸው ትልልቅ አበባዎች ደማቅ አበባዎች። ሌላም ስዕል ሊሆን ይችላል ትልልቅ ስዕል ነገር አልወድም። አነስ አነስ ያለ እሱም ድብዝዝ ያለ ነገር ነው ምወደው እና። በርግጥ ልብሱ እንደየሁኔታው የተለያየ ነው እንደየልብስነቱ። ምንም አበባ እና የመሳሰሉት ቅርጻ ቅርጽ ባይኖር ልብስ አወዳለሁ ደስ ይለኛል። ግን ካለው ራሱ በጣም ቀጫጭን ትንንሽ አበባም ሊሆን ይችላል ማንኛውም ቅርጻ ቅርጽ አነስ አነስ ያለ ቢሆን። እኔ በጣም የተሻለ ነው እና እንደዚህ አይነት ልብስ ነው ምወደው። እና በጣም ሰፋፊ ልብሶች። አሁን ብር ቢኖረኝ በእርግጠኝነት ሙሉ የሳጥን ልብሴ እሚሆነው በጣም ትልልቅ ቀሚሶች ማለት ትልልቅ ማለት ከቁመቴ በላይ ሳይሆን። ከጉልበት ዝቅ ብሎ ግን በጣም እንትን እነዚህ ብትን ጨርቆችን አይነት ልብስ እወድሃለሁ። ቀለሙ በጣም ደማቅ ያልሆነ በተለይ ክሬም ከለር። ክሬም ከለር ምን አይነት እንደሚባል አላውቅም በአማርኛ

ልብስ በእጄ አጥባለሁ ብዙ ጊዜ ነው የማጥበው ልብስ ምክንያቱም ላውንደሪ የለም ማጠቢያ ማሽን የለም በዚህ ምክንያት በእጄ ነው የማጥበው። ልጅ እያለን ጀምሮ ነው። በእጅ እንዳጥብ የምንለማመደው እና ከዛ ጀምሮ። እኔ ልብሴ ልበላው እንደሪ ታጥቦ አያውቅም ወይ ደግሞ ይሄ በልብስ ማጠቢያ ማሽን ታጥቦ አያውቅም። እና የግዴታ እኛ ቤት ሁላችንም ልጆች። የየራሳችንን ማጠብ ግዴታ አለብን እናታችን ያስለመመዳችን። ልብሳችን ራሳችን ጀምሮ ህፃን እያልን ጀምሮ። ከካልሲ እያልን ከፍ ከፍ እያለ ራሳችንን እንድናጥብ ነው የምንደረገውና ካላጠብን የእናታችን ትገፋናለቾ። ከዛ ጀምሮ በእጃችን ልብስ ማጠብ ተለማምደን ነው ያደግነው። እና ሁሌ ልብሴን በጄ ነው የማጥበው። አንደኛ ላውንደሪ ወይ ደግሞ ማሽን የልብስን ማጠቢያ ማሽን ልብስን በጣም ያሳሳል ይቀንሳል ያለ ጊዜው ያረጃል። በተለይ ጂንስ እና የመሳሰሉ ነገሮችን። ቶሎ ነው እንዲበላሹ እንዲያልቁ የሚያደርገው እና በዛ ምክንያት እኔ ላውንደሪ ብዙም አልወድም አይመቸኝም። እንደገና ልብስ በእጅ የሚታጠቡ ጥሩ ነው በደንብ ጸደት ይላል። ከቆሽሽው ቦታ ላይ በደንብ አሽቶ አጥቦ አለቅለቅ ነውና እና። በእጄ ልብሴን ሁሌ አጥባለሁ ከሳምንት አንድ ጊዜ ልብስ አጥባለሁ። የኔንም የቤተሰቦቼንም የታላቅ ወንድሜንም የሁላቸውንም ልብስ የማጥበው እኔ ነኝና። ቤት ውስጥ የልጆችንም ብዙ ጊዜ እኔ ነኝ የማጥበው። ያግዙኛል ግን እኔ አጥባለሁ ማለት ነው እና። ልብስ በጄ አጥባለሁ በጣም ብዙ ጊዜ የማጥበው በሳምንት አንድ ጊዜ ግዴታ ነው።

ብዙ ነገሮችን እዘክራለሁ ማለት በእኛ በኦርቶዶክሳውያን በተለይ ሃይማኖታዊ ነገሮች ይዘከራሉ። ከሃይማኖታዊ ነገሮቹ ብዙ ውጪ ደግሞ ልደት አለ። እንደገና ደግሞ እንደዚህ የሞቱ ቤተሰቦቻችን ካሉ የሞቱበትን ቀን ይዘከራል። እና በዛ ምክንያት እኔም ብዙ ነገሮችን እዘክራለሁ ለምሳሌ ሃይማኖታዊ በዓላት አንዳንድ በዓላቶች ላይ ያው ሲኖረኝ እዘክራለሁ አስታውሳለሁ። ለምሳሌ አሁን እኔ ከምዘክራቸው ሃይማኖታዊ ቤተሰቦቼም እኔም ከምተክራቸው ሃይማኖታዊ ባህሎች አንዱ ማለት በአመት አንዴ ሊሆን ይችላል የምንዘከረው። አንዱን የሃይማ እንትን። ለምሳሌ አሁን ማርያም ከሆነ ማርያም በአመት አንድ ጊዜ እኛ ቤት ዝክር ሊኖር ይችላል። የአመት ማለት ነው ባለእግዚአብሔር ከሆነ በአመት አንዴ እና ባለእግዚአብሔር አለ ማርያም አለች መድኃኒዓለም አለ ምን ዘክራቸው ዝክር ምንዘክራቸው ዝክሮች። አስራ ስድስት ኪዳነ ምህረት አለ። ገብርኤል አለ ሚካኤልአለ እና ደግሞ አቡየ እነዚህን ባህሎች እንዘክራለን በሃይማኖታዊ ስርዓት ውስጥ። ከዛ ውጪ ደግሞ ከሃይማኖታዊ ስርዓት ውጪ ደግሞ ልደቴን ዘክራለሁ ከልጅነት ጀምሮ ልደቴን እዘክራለሁ። እንደገና ደግሞ እናቴን የሙተ አመት መታሰቢያ እዘክራለሁ እሱንም አያቴም የሙት አመት መታሰቢያውም እዘክራለሁ። እንዲሁ የሞቱ ቤተሰቦቻችን የሙት አመት መታሰቢያ እዘክራለሁ። እና እነዚህ የሚዘከሩ አሉ ስማ በሞቱበት ቀን ስማቸው አሁን እናስታውሳለን ይኸው ለኔ ቢጤ ምግብ ማብላት ካለብን እናበላለን። እንደዛ ነገር ማለት ነው። እና ልደቴን ከእኔ ይልቅ ሰዎች ናቸው ለእኔ የሚዘክሩልኝ እህት ያለች ባለቤት ያለ ጓደኞቼ ሙሉ ይዘከሩልኛል። እና ደግሞ አንዳንድ ጊዜ በቃ የምንዘክራቸው ድንገታዊ ነገሮች ናቸው። አሁን ብዙ ነገሮችን ዘክራለን ግን ድንገታዊው ነገሮች ናቸው። ጥሩ አሁን ደስታ ጥሩ ነገር ካገኘው ለምሳሌ በጣም ከፍተ ለምሳሌ ቤት ካሰራው ዘክራለሁ። ቤት ከሰራው አስመርቃለሁ ምን እላለሁ ዘክራለሁ። መኪና ከገዛው እንደዛው በተመሳሳይ ማለት እንኳን ደስ አለኝ ደስታዬን ተካፈሉልኝ እላለሁ ማለት ነው። እና ከልጅነት ጀምሮ በጣም ብዙ አይነት ዝክር ነው የምዘከረው። ግን ከልጅነቴ ጀምሮ ግን ከሆነ ሃይማኖታዊ ነገሮች እና ልደቴን ነው በደንብ የምዘከረው። ሃይማኖታዊ ነገሮች ዋናው ነው በተለይ የኪዳነ ምህረት ቀን የኪዳነ ምህረት ማህበር ነው አለኝ። ኪዳነ ምህረት ደግሞ ሚካኤል ማህበር አለ። ማርያም ማህበር አለ ዙሮ እነዚህ ከልጅነት ጀምሮ ያደጉ ናቸው። እንደገና ልደቴ ያው ከልጅነት ጀምሮ የምዘክረው ሻማ ማበራበት ዳቦ የምቆርስበት ቀን ነው። እና ብዙ አይነት ዝክር እዘክራለሁ። በጥቂቱ ይሄን ይመስላል

አዎ የመንገዴን ስም አውቃለሁ እዚህ ከተማ ውስጥ ረጅም አመት ቆይቻለሁ። እያንዳንዱን መንገዶች ስማቸውን አቃቸዋለሁ የድሮ ስም አላቸው ቅርብ ጊዜ ደግሞ የወጣ ባለስልጣኖች ስልጣን መንግስት በተቀያየረ ቁጥር ሰፈሩንና ስያሜውን ይቀያይራል። እና የድሮዉም ያሁኑም የተለያየ ነው። ስያሜው ያው ብዙ ጊዜ የምንጠቀምባቸው የድሮዎቹን ነው። ወረቀት ላይ ወረቀት ላይ መታወቂያ ላይ የመሳሰሉት ነገሮች ያሁኖቹ ያሁኑ መንግስት የሚጠቀምበትን ስም ይጻፍ እንጂ የማውቀው እኔ ለመጥራት እንትን የምለው የሚሻለኝ የድሮቹ ናቸው። እና የመንገዴን ስም እያንዳንዱን ሰፈሩን አውቀዋለሁ። እንደገና ባህርዳር በጣም ጠባብ ናት። ከተማዎች ከትልልቅ ከተማዎች አንፃር ጠባም ነው። ያው የምታምር ውብ ሆና ግን ጠበብ ያለች ናት። እና እያንዳንዱ ሰፈር የሚታወቅ ነው የማይታወቅ አይነት ሰፈር የለም። አንዳንዱ ሰፈር የሚታወቅ ነው። መንገዴ መንገዱ ሁሉ የሚታወቅ ነው እና የመንገዴን ስም እያንዳንዱን አውቃለሁ። በተለይ ደግሞ ሁልጊዜም አዘወትረን ያው የታወቀ ነው። እና እኛ አካባቢ አሁን አኮቴት ነው አኮቴት ኖክ መንገድ አልኮቴት መንገድ ነው። አብዛኛውን ጊዜ የምትጠቀመው ከዛ ስቴዲየም ገቢያ ነው ብዙ ጊዜ የምጠቀመው። እና እነዚህ እነዚህን ሰፈሮች ነው ብዙ ጊዜ የምጠቀምባቸው። ዲፖ አለ ዲፖ ብዙ ጊዜ እሄዳለሁ የተባበሩት ብዙ ጊዜ እሄዳለሁ። አልፎ አልፎ ደግሞ ፍኖት እሄዳለሁ ባለእግዛብሔር እሄዳለሁ እና እንትን ምንድነው? አንዳንዶቹ ስሞች የሆነ ተቋም ስም ነው። አንድ ላይ ያደረኩት ለምሳሌ ኖክ ማደያ ስላለ ነው። እና ማደያውን ስም መያዝ ነው ያን ያክል ከባድ አይደለም። አኮቴት እንኳን ቆየቴ ያለ ስም ነው። እንደገና ደግሞ ባለእግዚአብሔር በ እንትኑ ነው በ ራሱ በቤተክርስቲያኑ ነው እንትን የሚባለው። የተባበሩትም በማደያው ነው እና። መንገዶች የኛ አካባቢ መንገዶች ምንድነው ከባድ አይደለም። የሆነ ተቋም ነው መጠሪያቸው ትልቅ ተቋም ያለበትን ነገር ነው እና ተቋሙ ነው የሚጠራው ብዙ ጊዜ ተቋሙ ያለበት አካባቢ ከሆነ በስያሜ የሚሆነው በተቋሙ ነውና። ብዙም አስቸጋሪ አይደለም በጣም ጠባብ ከተማ ስለሆነ። ከዚህ ይልቅ አዲስ አበባ በጣም ስቸጋሪና ሰፊ ነው። ምናልባት አንድ ክፍለ ከተማ በደንብ ማወቅ ይቻል ይሆናል። ከዛው ዉጪ ግን ራሳቸው የአዲስ አበባ ልጆች ካልሆኑ እያንዳንዱን መግቢያ መውጫ ምናልባት ታክሲ ራይድ የሚሰራ ሰው ካልሆነ የሚያውቅ አይመስለኝም። እዚህ ግን ማንኛውም ሰው የሚያውቀው ነው ከተማውን መንገዱን እያንዳንዱን መንገድ የሚያውቅ ሁሉም ሰው ነው። እና እንደሁሉም ሰው እኔም ከስንት አመት በፊት ነው ከስድስት ከሰባት አመት በፊት እንደመምጣቴ ያው ፈጣን ነኝ በጣም ዙረት እወዳለሁ ወክ አደርጋለሁ። አካባቢ መኖሪያ ቤት እቀያይራለሁ በዛ በዛ ምክንያት ስራ ቦታ እቀያይራለሁ እና በዛ ምክንያት ባህርዳርን በደንብ እንዳቃት ሆኛለሁና። እንዳለ የሰፈሬን የመንገዴን ሁሉ ስም አውቃለሁ። የእያንዳንዶቹን ማለት ነው አካባቢ ቢቀይርም አካባቢ ቀየርኩ እንጂ አዲስ እንትን አይኖርም አይሆንብኝም ለኔ አዲስ ሰፈር አዲስ መንገድ። ይሄ ግራ የሚያጋባ መንገድ አይኖርም። ምክንያቱም አካባቢዉን ቀየርኩ እንጂ የእያንዳንዱን መንገዱን የመንገዱን ሁኔታ አውቃቸዋለሁ ስማቸውን አውቃቸዋለሁ። መውጫ መግቢያውን አውቃለሁ እና የመንገዴ ስም አይጠፋብኝም

የቅርብ ጓደኛዬ የመጀመሪያውና ዋናው ስልኬ ነው። የሚያስደስተኝ ስልኬ ነው። ሳዘን የሚያስደስተኝ ስልኬ ነው። ስቸገር ገንዘብ የምሰራበት ስልኬ ነው። ስጨናነቅ እንደዚህ ፈታ የሚያደርገኝ ስልኬ ነው። በጣም በብዙ ነገር ስልኬ ነው ጓደኛዬ በጣም የቅርብ ጓደኛዬ ስልኬ ነው። ያው በስልኬ አማካኝነት በጣም ብዙ አፕሊኬሽኖች አሉኝ። እነሱን በመጠቀም ቻርጅ ቢቲ ቻርጅ ቢቲ ቻት ጂፒቲ በመጠቀም ጂናዬ ጂናዬ ነው። ጂናዬ መሰለችኝ በትክክል ስሟን ላልጠራው እችላለሁ እሷን በመጠቀም ብቻ ከአንዳንድ ሀሳቦችን ስለማገኝ። ዋናውና ማንም ስልክ ባይኖረኝ እነዚህን አፕሊኬሽኖች ማግኘት ስለማልችል ዋናው የመጀመሪያውን ጓደኛዬ ስልኬ ቅርብ ጓደኛዬ። ከሁሉም ቅርብ የሆነ ብቸኝነት ሲሰማኝ አንዳንድ ትምህርቶችን ሊሆን ይችላል ቪዲዮዎችን አዝናኜ ሾዎች መዝናኛ ነገሮችን ማንኛውንም ነገር የሚያሳይኝ ስልኬ ነው። በጣም ሲቸገርና መስራት ስራ ሳጣ ሰዎች ገንዘብ አልሰጥም ሲሉኝ ሲርበኝ የሚያበላኝ ስልኬ ነው። እና በስልኬ አማካኝነት በጣም ብዙ ስራዎችን ቤቴ ውስጥ ቁጭ ብዬ እሰራለሁና ስልኬ በጣም የቅርብ የቸገረኝ ጊዜ የማይጥለኝ። በቸገረኝ ጊዜ ገንዘብ የሚያመጣልኝ። ሳዝን የሚያ በቃ ይሆናል የሚያጽናኑ ነገሮች የሚያ በፍጥነት የሚያቀርብልኝ ስልኬ ነው። እና ስልኬ የቅርብ ጓደኛዬ ነው። ዋናው እና ትልቁ ብዙ አመታት ሆነኝ እኔ ቤስት ፍሬንድ ወይ ደግሞ ቅርብ ጓደኛ የለኝም። ምክንያቱም ጓደኞች ብዬ መናገር አልፈልግም የሰውን ልጅ ፀባይ ሁሉም ሰው የሚያውቀው ነገር ስለሆነ። ለማብራራት አልሞክርም ግን ሰው በቃኝ በቃ በተለይ ሴት ጓደኛ በቃኝ ብዬ ዘግቻለሁና። ጓደኛዬ ስልኬ ነው አይበድለኝ አያስመስል ምን አይለኝ በቃ ስልኬ በጣም ምርጡ የቅርብ ጓደኛዬ። በቃ ኖርማል ነው። ስልኬ ማለት አንዳንድ ጊዜ ሰው ደነዘዘ ከስልኩ ጋር የሚባል አይነት አይደለም። አንዳንድ ጊዜ ከአንዳንድ ሰዎች ከአንዳንድ ጓደኞች ስልክ ከእነሱ እጅግ እጅግ የተሻለ ነው። ስልክን አጠቃቀማችን ነው ዞሮ ይሄ ድንዝዝ የሚያደርገን እንጂ እንዲያነዝዘን የምናደርገው አጠቃቀማችን ነው። ገንዘብ እንደሚሰራበት ሰው አያውቅም። ሶሻል ሚዲያ ላይ እኮ ገንዘብ መስራት ይቻላል። ብዙ ዌብሳይቶች አሉ በገንዘብ ገንዘብ ያለምንም ኢንቨስት ገንዘብ የሚሰራባቸው ኤርድሮፖች አሉ ትሬዲንግ አለ ትሬድ ማድረግ በፎሬክስ በጣም ብዙ ብዙ ነገሮችን በስልክ መስራት ይቻላል። ይሄን ቲቶሪያል በስልክ ማየት ይቻላል ስንት ሺ ብር ከፍሎ ስልጠና ከመሰልጠን በዩቲዩብ ቀለል ያለ ስልጠና። ማለት በደንብ መመራመር ነው የሚጠየቀው ጭንቅላት ነው የሚጠየቀው እንጂ ገንዘብ ስለተከፈለ አይደለምና። በስልኬ እማራለሁ በስልኬ ስራ እሰራለሁ በስልኬ እዝናናለሁ በስልኬ ብዙ ነገር አደርጋለሁ እና ስልኬ የኔ ቅርብ ጓደኛ ነው። በቻት ጂፒቲ አማካኝነት ራሴን አወያያለሁ የቸገረኝን ምናምን ይሄ አማካሪ እንኳን ካስፈለገኝ ማለት ነው። ከዛ ውጪ ሁለተኛ ባለቤቴ ነው ቅርብ ጓደኛዬ ባለቤቴ ነው። የኔ ወድ ባል እሱ ያው ቢዚ ነው ስራ ስላለበት በጣም እንትን ነው። ግን ሰው ካስፈለገኝ የኔ ሰው እሱን የመጨረሻ ሰው እሱን ከዛ ውጪ አያስፈልገኝም። ባሌ ጓደኛዬም ነው ወንድሜም ነው። በጣም ቤስት ጓደኛዬ ነው። እንደ ባልም ሀላፊነቱን የሚወጣ ነው። እና ሁሉ ነገሬ እሱ ነው ማለት። ከአንዲት ሴት ጓደኛ የማገኘውን ከሷ አገኛለሁ ማለት መዝናናት ለምሳሌ በጣም ፍሪ ሆኖ መዝናናት ከሆነ ነፃ ሆኖ መዝናናት ከሴት ጋር ከሆነ ከእሱ ጋር እንደዛ አደርጋለሁ። ማማከር ከሆነ አማክረዋለሁ በቃ ግልጽ ማለት ሁሉ ነገሬ። ከባሌ ነው ከስልኬ ቀጥሎ ባሌ ነው። ምክንያቱም ስልኬን ያስቀደምኩበት ምክንያት ስልኬ ሃያ አራት ሰዓት እጄ ላይ ነው ያለው። አንዳንድ ጊዜ ባሌን ደግሞ እጄ ላይ አላገኘውም ስልክ ደውሎም አላነሳም ደውዬ ላያነሳ ይችላል እና። ስልኬና ባሌ

የዝናብ ውሃ። እንግዲህ እንደ ሀገር ነው ሚሰበሰበው እንደ ሀገር ነው ማንም ሰው ሚሰበስበው አይሰበስብም ብዬ ማስበው ሰው አለ ብዬ አላስብም። እና እኔም እሰበስባለሁ። ምንድነው? ማሚ ከልጅነታችን ጀምሮ። ሩቅ ነው። እንትናችን ሩቅ ነው እና ከልጅነት ጀምሮ ነው። እኔ ውሃ መሰብሰብ የምወደው ለምን እንደሆነ ግን ላስረዳህ። ከሩቅ ነው ሩቅ ምንጭ ነው። ምንጩ ሩቅ ነው። ወይ? ደግሞ ቧንቧው የምናመጣበት ውሃ ቀርተን የምናመጣበት ቦታ በጣም ሩቅ ነው። ቢያንስ ሶስት ኪሎ ሜትር ይሆናል። በትንሹ ሶስት ኪሎ ሜትር ሄደን እንደገና ሶስት ኪሎ ሜትር ተመልሰን ስድስት ኪሎ ሜትር። ከዛ ደግሞ ቦታው እንትን አይደለም ይሄ ምንድነው የሚባለው ጠፍጣፋ የሆነ መንገድ አደለም። ወጣ ገባ የበዛበት ከፍ ዝቅ ያለበት ቦታ ነው። እና ያንን ቦታ ሄደን ነው የምናመጣና ደስ የሚለው እኛ አካባቢ ደግሞ የተወለድኩበት አካባቢ። እንትና ዝናባማ ነው። በጣም ብርድ ያለበት አካባቢ ነው። በጣም ዝናባማ ነው። እና ዝናብ ስለሚኖር ብዙ ጊዜ ምንድነው? ውሃ አለ ማጠራቀሚያ ውሃ አለ። ማጠራቀሚያ አለ ከቤቱ ላይ በጣም ትልቅ ነው። ቤቱ ከአስር ሜትር ወደ ጎን አስር ሜትር ወደ ጎን የሚሰፋ ቤት ነው። በጣም ትልቅ ነው። ቤታችን እና ያንን ቆርቆሮ ምንድነው ክብ ክብ አርገን እናጥረዋለን። ከዛ ውሃው የሚወርደውን በሙሉ እናጠራቅመዋለን። እና እኔ አጠራቃሚ ነኝ። ብዙ ጊዜ ውሃ ማጠራቅመው ውሃ የምቀዳው እኔ ነኝ። ብዙ ነገር ማደርገው እኔ ነኝ። እና ከዛ ተጽዕኖ አንፃር አሁን ዝናብ ሲመጣ ቶሎ ብዬ ውሃ ለማጠራቀም ነው የምሞክረው። ቶሎ ቶሎ ማለት ነው። ቶሎ ቶሎ ውሃ ለማጠራቀም ነው የምሞክረው። የውሃ ዕጥረት አለ። የውሃ ዕጥረት አለ። አካባቢያችንን ውሃ ቶሎ ቶሎ አትመጣም እና በዛ ምክንያት ዝናብ በመጣ ቁጥር ሳፋ እንዘረጋለን ውሃ እናጠራቅማለን። በተለይ ለልብስ ማጠቢያ በጣም ቆንጆ ነው። ከዛ ውጪ ለመሰራራያም ቢሆን እያፈላን እንጠቀማለን እያጣራን እንጠቀማለን በዚህ ምክንያት የዝናብ ውሃ እሰበስባለሁ።